ዴሴምበር ማለት እንግዲህ ዴሴምበር ወርን የሚያመለክት ቃል ነው። ስለዚህ ዴሴምበር በእንግሊዘኛው ነው። ጃንዋሪ፣ ፌብሯሊ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላን፣ ኦገስት ሴፕቴምበር፣ ኦክቶበር፣ ኔሞበር፣ ዴሴምበር እያለ በእንግሊዘኛው የወርን የሚገልጽ ወይም ደግሞ በውጭ ወይም ደግሞ በእንግሊዘኛ አስራ ሁለተኛው ወር ተደርጎ ነው የሚወሰደው ማነው ዴሴምበር ማለት። ዴሴምበር ብለን ጃንዋሪ ነው የምንለው ስለዚህ ጃንዋሪ በውጪዎች ምንም ደግሞ በፈረንጆች አዲስ አመት የሚጀምርበት ነው። በኢትዮጵያ ከሆነ ግን ዴሴምበር ወይም ደግሞ ታህሳስ ተብሎ ይጠራል። ስለዚህ ታህሳስ መስከረም፣ ጥቅምት፣ ህዳር፣ ታህሳስ እያልነ በኢትዮጵያ አቆጣጠር አራተኛው ወር ይሆናል ማለት ነው። ስለዚህ በኢትዮጵያ አስራ ሶስት ወሮች አሉ። መስከረም ጀምረን መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሰኔ፣ ሀምሌ፣ ነሀሴ ብለን ልክ መጨረሻ ላይ ደግሞ አስራ ሶስተኛው ወር አምስት ቀን ወይም አራት ቀን ወይም ስድስት ቀን ትሆናለች ይቺ ቀን ጳጉሜ ብለን እንደ አስራ ሶስተኛ ወር ትቆጠራለች ማለት ነው። ስለዚህ ዴሴምበር በኢትዮጵያ አራተኛው ወር ነው ስለዚህ በዲስቴምበር ብዙ ጊዜ በጋ ወቅት ነው የሚባለው ወይም ደግሞ ብዙ ጊዜ ፀሀያማ የሆነ ወር ነው። አዝእርቶች ምርቶች የሚሰበሰቡበት የሚታጨዱበት የሚወቁበት ጤፍ፣ ዳኩሳ ወይም ደግሞ የግብርና በአጠቃላይ የግብርና ስራዎች የሚከናወኑበት ወቅት ስለሆነ በግብርና ስራ ላይ በጣም ወሳኙ ወር ተብሎ ነው የሚወሰደው። ስለዚህ በዚህ ወር ላይ ገበሬዎች የግብርና ስራቸውን ምርታቸውን የሚሰበስቡበት ወደ ጎተራ የሚያስገቡበት ወደ አካባቢያቸው ለእንስሳት ጭድ አጭደው የሚሰበስቡበት የተለያዩ ስራዎችን የሚያከናውኑበት ወር ስለሆነ በዚህ ዴሴምበር ወይም ደግሞ ታህሳስ በጣም ወሳኝ የሆነ ወር ነው ማለት ነው። እንዲሁም በፈረንጆች ካየነ ደግሞ አስራ ሁለተኛው ወር መጨረሻው ወር ስለሆነ የአሮጌው አመት ማብቂያ ደግሞ አዲሱ አመት ደግሞ የሚ ሊጀምር ወራቶች ወይም ቀናቶች የቀሩበት ስለሆነ እንዲሁም በወጮች በጣም ወሳኝ የሆነ አመት ተደርጎ ነው ወር ተደርጎ ነው የሚወስደው የዴሴምበር ማለት ነው። ስለዚህ በጉጉት አዲሱን አመት የሚጠብቁበት አሮጌውን አመት ደግሞ ልክ ማለቂያው ስለሆነ በዓል ለማክበር ዝግጅት የሚያደርጉበት የበአል ፕሮግራሞች ዝግጅቶች የሚካሄዱበት ስለሆነ በውጮዎች በኩልም በጣም በትኩረት ተሰጥቶት ስራዎች በትኩረት የሚሰሩበት፣ ለበአል የሚሆኑ ግብአቶች የሚገበዩበት፣ የሚገዙበት፣ የሚሸጡበት ወቅት ስለሆነ በጣም ወሳኝ የሆነ ወር ነው ማለት ነው ዲሴምበር።

የተጠቃሚ ስም ማለት እንግዲህ አገልግሎትን የሚያገኘው ስም ማለት ነው። ብዙ አይነት የተጠቃሚ ስሞች አሉ። ስለዚህ ለመግለጥ የተፈለገው ምንድነው? ስም ነው የአንድን ሰው መጠሪያ የራሱ የሆነ መለያውን ከሌሎች ሰዎች የሚለይበትን ሲጠራ ቤት የሚልበት ስም ነው። ስለዚህ የተጠጣ የተጠቃሚው ስም ሲባል ለምሳሌ ጌትነት ሊሆን ይችላል አበበ አለሙ። አስቴር ወይንሸት እንደዚህ አይነት ስሞች ብዙ ጊዜ ይጠቀሳሉ። ማነው ስለዚህ እነዚህ ስሞች በተለያዩ ቦታዎች የተለያዩ አገልግሎቶችን በምናገኝበት ጊዜ። የተጠቃሚው ስም ማነው ቶሎ ይጠየቃል ማነው ስለዚህ። ይሄ የተጠቃቀው ስሙ ስሙ ከናያቱ ሙሉ ይገለጻል ማነው? ስለዚህ ያ ስም የራሱ የሆነ መድለያ ባህሪው መለያ መጠሪያው ነው ማለት ነው። ስለዚህ የተጠቃሚው ስም ሲባል በተለያዩ አገልግሎቶች በትምህርት ቤት ለምሳሌ። የተማሪዎች ወይም ደግሞ ተጠቃሚዎች የምግብ አቅርቦት የሚጠቀሙት ከሆነ። የተጠቃሚው ስም ማነው ምግብ ካፌ በሚመጡበት ጊዜ ለቁርስ ለምሳሌ አራት። ወደ ካፍቴራ ወይም ደግሞ ወደ መመገቢያ አዳራሽ የሚያስገቧቸው። የተጠቃሚውን ስም ወይም ደግሞ መጠሪያ ስማቸውን አይተው ለይተው ካዩ በኋላ ነው ማለት ነው። ስለዚህ እንዲሁም ተማሪዎች ወደ ክላስ ሲገቡ በስማቸው በተጠቃሚው ስም መምህሩ የሚያስገባው ምንድነው? በተጠቃሚው ተማሩ ተጠቃሚ ናቸው አገልግሎት ፈላጊ ናቸው። ስለዚህ መምህሩ ሲያስገባቸው እነሱን ስማቸውን እያንዳንዱን ቼክ አድርጎ ዛሬም አልመጣ አልመጣም የሚለውን አቴንዳንስ ወረቀት ይይዛል ማለት ነው። እንዲሁም በከተማ አገልግሎት ውስጥ በምንልበት ጊዜ ከተማ አገልግሎት የተለያዩ አገልግሎቶች አሉ። ስለዚህ እነዚህን አገልግሎቶች በሚያገኙበት ጊዜ ስሙን ቼክ ያደርጋል ማለት ነው ያጣራል ማለት ነው። የተጠቀመው ስም ለምሳሌ መታወቂያ የሚያድስ ከሆነ። ትክክለኛ ያ ስም የእሱ መሆኑን ወይም ስሙ ማነው የሚለውን ካላቸው መዝገብ በመዝገብ የተመዘገበ እንትን አለ። እዚያ ላይ አጣርቶ አይ ይሄ ትክክል ነው የሚለውን። ይሰጣል ማለት ነው ስለዚህ የሚፈልገውን አገልግሎት ማግኘት ይችላል ማለት ነው። ስለዚህ የተጠቀመው ስም ማለት አገልግሎቱን የሚፈልገው ሰው ስም ማለት ነው።

እዚህ ማለት እንግዲህ ቦታን ነው የሚገልጸው። እዚህ ላይ ማለት እዚህ ቅርብ የሆነ ቦታ እዚሁ ላይ ነው ያለው የሚለውን። ለመግለጥ የምንጠቀምበት ነው ስለዚህ ቦታው የት ነው ሲባል? እዚህ ነው ይላል ስለዚህ የስብሰባ ቦታ ሊሆን ይችላል። የትምህርት ቦታ ሊሆን ይችላል የተለያዩ አገልግሎቶችን ሰዎች የሚያገኙበት ቦታ ሊሆን ይችላል። ስለዚህ የት ነው? ስብሰባ አለ። ወይም ደግሞ የመወያያ አጀንዳ ውይይት አለ ብሎ ሰው ሲጠጥስ የት ነው? ብሎ ቦታውን ይጠይቃል ስለዚህ ቦታው እዚህ ነው ይባላል ማለት ነው። እዚህ ነው ማለት። አካባቢው እዚሁ ቅርብ አካባቢ ነው የሚሆነው። ሌላ ቦታ ሩቅ አይሄድም የሚለውን ለመግለጽ እንጠቀምበታለን ማለት ነው። ስለዚህ ሰዎች ስራ ሲሰሩ ስራው የት ነው የስራ ቦታው የት ነው ተብሎ ይጠየቃል። ስለዚህ የስራ ቦታው እዚህ ነው። የሆነ ሰው የሆነ መረጃ ተፈልጎ የተለያዩ መረጃዎች ከተተጠየቁ በኋላ የስራ ቦታው የት ነው የሚኖረው የት ነው እዚህ ነው። የተወለደው የት ነው እዚህ ነው። ተወልዶ ያደገው የት ነው እዚህ ነው። ተብሎ መልስ ይሰጣል ማለት ነው። ስለዚህ እዚህ ነው የሚለው ቦታን ሩቅ ቦታ ያልሆነ እዚሁ አካባቢ የሚኖር ተወልዶ ያደገ መሆኑን የምንገልጽበት ቦታ ነው ማለት ነው። ስለዚህ እዚህ የሚለው ያልራቀ ቅርብ የሆነ እዚሁ አካባቢ ያለ ማለት ነው

ትብብር እንግዲህ የተለያዩ አይነት የትብብር አይነቶች አሉ ሰዎች አንድ ላይ በሚኖሩበት ጊዜ በጓደኝነት በጎረቤት በቤተሰብነት ወይም በሌላ በአካባቢ በሚኖሩበት ጊዜ ትብብር ይፈልጋሉ ማለት ነው። ስለዚህ ትብብር በህብረተሰቡ ዘንድ የተለመደ የመረዳጃ ባህል ነው ማለት ነው። ሰዎች አንድ ሰው ችግር በሚደርስበት ሰዓት ለምሳሌ የሀዘን ችግር ሊገጥመው ይችላል። የተለያዩ ነገሮችን በማድረግ ትብብር ያደርጉለታል ለዚያ ሰው ማለት ነው። ለምሳሌ ሀዘን ሲገጥመው ቁጭ ብሎ በማወያየት በማስተዛዘን ምንድነው የገጠመው አይዞህ በርታ ጽና በማለት? እንዲሁም የሚመጣውን ሰው በማስተናገድ ከቤቱ እንጀራ ምግብ ነገር በማዘጋጀት ውጥ በመስራት ከተለያየ ቦታ መጥቶ ለቅሶ የሚደርሰውን ሰው ያስተባብሩለታል ያስተናግዱለታል ማለት ነው። ከዚህም በተጨማሪ ሰርግ ክርስትና በሚኖርበት ጊዜ። ምንድነው የሚያደርገው ለምሳሌ ሰርግ ሲኖር? ድግሱ ላይ መገኘት መብላት ብቻ ሳይሆን ሙሽራዋን እልል ብሎ ከቤቴ የማስወጣት ይዞም ሲመጣ ከቤት እልል ብሎ ጨፍሮ የማስገባት ስራ ህብረተሰውን የተጠራውን ሰው የማስተናገድ ጎረቤቱ አንድ ላይ ልክ እንደራሱ አድርጎ ወይም ደግሞ እንደራሱ ፕሮግራም አድርጎ በማየት ድግሱን አብሮ በመስራት ይተባበራል ማለት ነው። ስለዚህ ትብብር በብዙ ነገር ሊገለጥ ይችላል ለምሳሌ አንድ ሰው የሆነ ችግር ቢደርስበት የገንዘብ ጉዳት ሊሆን ይችላል የህክምና የሚያስፈልገው ሊሆን ይችላል። ገንዘብ ከየትም ከየትም ተብሎ ትብብር ይደረግለታል ይዋጣለታል ያ ማለት ትብብር ተደረገለት ማለት ነው። ለምሳሌ አንድ ሰው የሆነ ቤተሰቡ ወሰኝ የሆነ የግብ ምንጭ የሆነው ሰው የትራፊክ አደገ ሊደርስበት ይችላል ድንገተኛ ሞት ሊያጋጥመው ይችላል። ስለዚህ ያ ሰውዬ በሚሞትበት ሰዓት ቤተሰቡ የራሱ የሆነ የገቢ ምንጭ የሌለው በመሆኑ ሊበተን ይችላል ማለት ነው። ስለዚህ ይሄንን ከሊበተን የሚችለውን ቤተሰብ ህብረተሰቡ የአካባቢው ሰው የስራ ባልተረበው ቤተሰቦቹ ሊሆን ይችላሉ ጎረቤቶቹ የተወሰነ የተወሰነ ገንዘብ በማዋጣት ትብብር ያደርጉለታል ለቤተሰቦቻቸው እገዛ ያደርጋሉ ስራ እንዲሰሩበት ቀለም እንዲሸምቱበት ልብስ ደብተር እንዲገዙበት የተለያዩት ትብብሮች ይካሄዳሉ ማለት ነው። ስለዚህ ትብብት ሲባል በተለያየ መንገድ ልገለጥ ይቻላል የጉልበት ትብብር ልናደርግ እንችላለን የገንዘብ ትብብር ልናደርግ እንችላለን የሀሳብ ትብብር ልናደርግ እንችላለን እና በብዙ መልኩ የሚገለጥ ነው ማለት ነው። ስለዚህ ትብብር በአንድ ማህበረሰብ ውስጥ በጣም ወሳኝ የሆነ በቃ ማህበራዊ ኑሮውን ደስተኛ ሆኖ ሰው እንዲኖር ኤከል አለኝ ኤከል አለኝ ብሎ ተረራቶ እንዲኖሩ ሰዎች በተለያየ መልኩ ይረዳዳሉ ይተባበራሉ ማለት ነው። ስለዚህ ትብብር በዚህ መልኩ ይገለጻል ማለት ነው።

በጀት ማለት እንግዲህ በጀት ያው አንድን ገንዘብን ለሆነ ስራ የምንበጅትበት የምንመድብበት ሂደት ነው ማለት ነው። በተለያዩ ሁኔታዎች ሊገለጽ ይችላል ለምሳሌ አንድ ቤተሰብ ከወር እስከ ወር የሚያደርሰውን በጀት ይበጅታል እ ወይም ደግሞ ከአመት እስከ አመት የሚያደርሰውን በጀት ይበጅታል። እ እንዲሁም ሌሎች ስራዎችን ለመስራት እ እ በ በጀት ይበጀታል ማለት ነው። ስለዚህ በጀት ሲባል ለምሳሌ አንድ ቤተሰብ በአመት ውስጥ ለምግብ እ ለቤት ኪራይ ለልብስ መግዣ ለልጆች ትምህርት ቤት ክፍያ እና ለመሳ ለመሳሰሉት ወጪዎች በጀት ይበ ይመ ይመደባል ማለት ነው። ስለዚህ እነዚህን ይህን በጀት ለ በአግባቡ በወጣለት እቅድ መሰረት ተግባራዊ ያደርጋል ማለት ነው። እንዲሁም አንድ ወረዳ ወይ ዞን እንዲሁም ሀገር የራሷ የሆነ በጀት አላት። ስለዚህ ይህንን በጀት ለተለያዩ አላማዎች ይመደባል ይውላል ማለት ነው። ለምሳሌ የሀገሪቱ የኢትዮጵያ ጠቅላላ በጀት አላት በአመት ስለዚህ ያ በጀት ማለት በአመት ውስጥ ለተለያዩ ስራዎች ለተለያዩ አላማዎች የምታውለው እ ብር ነው ማለት ነው። ስለዚህ ለምሳሌ በሁለት ሺህ አስራ ስምንት ውስጥ ሁለት ትሪሊየን ብር በጀት ካላት ከመደበች ይህንን ሁለት ትሪሊዮን ብር ምንድነው? የምታደርገው ለተለያዩ አላማዎች ለወረዳዎች ታከፋፍላልች ለመንግስት ሰራተኞች ደሞዝ እ ለ ለተለያዩ የለ ለልማት ስራዎች ለትምህርት እና ለጤና ለመሳሰሉት ነገሮች ይሰራጫል ማለት ነው ወይም ደግሞ በየቦታው ይበታተናል ማለት ነው። ስለዚህ መንግስት ሀገር ይህንን ብር በአግባቡ ልክ በወጣለት እቅድ መሰረት እቅድ ይዘጋጃል መጀመሪያ ይሄ ይሄ ስራ ይሰራል ለሰራተኛ ይሄን ያህል ብር ያስፈልጋል። ለልማት ስራዎች ይህን ያህል ብር ያስፈልጋል እ ለተለያዩ ወጪዎች ይሄን ያህል ብር ያስፈልጋል ተብሎ እያንዳንዱ እ ግለሰብ እያለ እያንዳንዱ ተቋም እቅድ ያወጣል ማለት ነው። ስለዚህ በጀት የሚበጀትለት በዚያ ባወጣው እቅድ መሰረት ነው ማለት ነው። ለምሳሌ በዩኒቨርሲቲም ደረጃ ካየን የዩኒቨርሲቲው የራሱ የሆነ በጀት አለው ማለት ነው። ያ በጀት አንደኛ ለሰራተኞች ስራ ደሞዝ መክፈያ ይሆናል የተለያዩ የስራ ማስኬጃዎችን ለማካሄድ የሚያስፈልግ በጀት አለ። እንዲሁም የልማት ስራዎች ይሰራሉ ግቢ ውስጥ በአካባቢው የማህበረሰብ አገልግሎቶች አሉ የመሳሰሉት እንትኖች አሉ። ስለዚህ ለነዛ ለነዛ ብሎ የግቢው ማህበረሰብ የግቢው ፕሬዝዳንት እቅድ ያወጣል። ስለዚህ በዚያ እቅድ መሰረት የሚመለከተውን አካል ጠይቆ የሚፈልገውን ብር በጀት የብር መጠን ማግኘት ይችላል ማለት ነው። ስለዚህ ከዛ በኋላ ግን እቅድ ካወጣ በኋላ ያንን ገንዘብ ከወሰደ በኋላ ግን በደረሰኝ ማወራረድ አለበት ማለት ነው። ምክንያቱም ላልተፈለገ አላማ እንዳይወል የህዝብ ሀብት ነው ይህ ብር በደረሰኝ ለተዋለ ለታቀደለት አላማ ነው የዋለው ወይስ ለሌላ ነው የሚለው ሁሉ ቼክ ተደርጎ ይሰራል ይሰጣል ማለት ነው ስለዚህ በጀት በተለያዩ መንገዶች ሊገለጽ ይችላል ማለት ነው።

ኢንቨስትመንት እንግዲህ ኢንቨስትመንት ሲባል ባለሀብትን ይመለከታል ማለት ነው አንድ ሰው ሀብት ካለው ንብረት ካለው ከሚኖርበት ስራ በተጨማሪ ትርፍ የሆነ ገንዘብ ካለው ኢንቨስት ያደርጋል ማለት ነው። በሆነ ቦታ ነው ለምሳሌ አንድ ሀብት አንድ ባለሀብት ብር ካለው የሆነ ሆቴል ከፍቶ ያው ሆቴል ለህብረተሰቡ አገልግሎት ለቱሪዝም መሳቢያነት ለተለያዩ አገልግሎቶችን ይሰጣል ማለት ነው። ስለዚህ አንድ ባለሀብት ኢንቨስት አደረገ እዚህ ላይ እዚህ ጋር ኢንቨስት አደረገ ለምሳሌ የግብርና ስራ የተለያዩ ዘመናዊ የግብርና መሳሪያዎችን ትራክተሮችን ኮምፓይለሮችን በመግዛት ሰፋ ያለ ግብርና ስራ ምርት ያመርታል ማለት ነው። ስለዚህ የተመረተው ምርት ደግሞ ለህብረተሰቡ በተመጣጣኝ ዋጋ ይሸጣል ማለት ነው ይቀርብለታል ማለት ነው ወይም ደግሞ ወደ ገበያ ወደ ውጭ ሄዶ ዶላር ሊያመጣ ይችላል ማለት ነው። ስለዚህ ይሄ ባለሀብት አንደኛ እዛጋ ኢንቨስት በሚያደርግበት ጊዜ የተለያዩ የስራ እድሎችን ለህብረተሰቡ ለማህበረሰቡ ያመጣል ማለት ነው። ስለዚህ ስራውን የሚሰራው ህብረተሰቡ ነው የሚሰራው ያ ባለሀብት ገንዘብን ብቻ ነው የሚያፈሰው ወይም ደግሞ የሚገዙ እቃዎችን ዘመናዊ ማሽኖችን ትራክተሮችን ምኖችን ሊገዛ ይችላል። ስለዚህ የሚሰራው ህብረተሰብ ነው ስለዚህ ህብረተሰቡ ደግሞ የራሱን የእለት ተእለት ጉርስ ምግብ ልብስ መጠለያ ለማሟላት ምን ያደርጋል እዚያ ተቀጥሮ ይሰራል ማለት ነው። ስለዚህ ለህብረተሰቡ የስራ ምንጭ ይሆናል ማለት ነው። በተዘዋዋሪ ኢንቨስት የሚያደርገው ሰው ለማህበረሰቡ ያው አገልግሎት እንደመስጠት ማለት ነው። ስለዚህ ያ የተመረተው ምርት ደግሞ አሁንም ለህብረተሰቡ ተመልሶ በተመጣጣኝ ዋጋ ይሸጣል ማለት ነው አገልግሎት ላይ ይውላል ማለት ነው። ወይም ደግሞ ወደ ውጭ ሄዶ ለአገሪቱ ዶላር ወይም ደግሞ የውጭ ምንዛሬ እናገኝበታለን ማለት ነው። ስለዚህ ኢንቨስትመንት ማለት በዚህ መልኩ ይሰራል ማለት ነው። እንዲሁም ይሄ ባለሀብት ከዛ ከግብርና ስራው በተጨማሪ ደግሞ የተለያዩ ፋብሪካዎችን ፕሮሰስ የሚያደርጉ ፋብሪካዎችን ሊገነባ ይችላል ማለት ነው። ይሄም አሁንም ተጨማሪ የስራ እድል ቴክኖሎጂ ይዞ ይመጣል ማለት ነው ህብረተሰቡ በደንብ ተጠቃሚ ይሆናል ማለት ነው። ስለዚህ የተመረጠው ምርት ፕሮሰስ ተደርጎ ደግሞ አሁንም ለህብረተሰቡ ሲጠቀም ለምሳሌ ስንዴ ተመርቶ ከሆነ ያ ስንዴ በዱቄት መልክ እና በተለያዩ ግብአቶች መልክ ፕሮሰስ ተደርጎ በዳቦ መልክ በተለያዩ ይዘት ባላቸው ነገሮች ወደ ህብረተሰቡ ከመጣ ይሄም አንድ የማህበረሰብ አገልግሎት ነው ማለት ነው። አንደኛ እዚያ ፋብሪካ ላይ ተቀጥረው የሚሰሩ ሰራተኞች አሉ የራሳቸው የሆነ ገቢ ይኖራቸዋል። ሁለተኛ የተመረተው ምርት አሁን ፕሮሰስ ተደርጎ የተመረተው የመጣው ምርት አንደኛ የውጭ ምንዛሬን ያስቀራል ብዙ ጊዜ ፕሮሰስ ተደርገው የሚመጡ ምርቶች ከውጭ ነው የሚገቡት ስለዚህ ያንን ያስቀርልናል። ከዛ በተጨማሪ ደግሞ የስራ እድል ይፈጥራል ማለት ነው። እንዲሁም ፕሮሰስ የተደረገው ምርት እኛም ወደ ውጭ መላክ እንችላለን እንችላለን ማለት ነው። ስለዚህ ይሄ ኢንቨስትመንት ማለት ልክ በዚህ መልኩ ነው የሚገለጸው ማለት ነው።

ጣራ ማለት እንግዲህ ጣራ ያው ከፍተኛ ቦታ ከፍተኛ እንትን ላይ አንጻራዊ በሆነው ሁኔታ ከፍተኛ የሆነ እንትን ማለት ነው ወይም ደግሞ ቤት ሲሰራ ቤት የተለያዩ ክፍሎች አሉት ከመሰረቱ ጀምሮ እስከ ጣራው ይባላል እስከመጨረሻው እንደማለት ነው ስለዚህ ጣራ ማለት ልክ ቤት መሰረቱ ወጥቶ ግድግዳው ተገድግዶ መጨረሻ ላይ ጣራው ይሰራል ማለት ነው ጣራው ማለት ከዝናብ ከብርድ ከፀሀይ ከሙቀት የሚከላከልልን ቤቱን ሸፍኖ የሚይዝ የመጨረሻው የቤት ክፍል ነው ማለት ነው ስለዚህ ጣራ አንድ ጣራ ከተለያዩ ነገሮች ሊሰራ ይችላል ከቆርቆሮ እነዚህ ቆርቆሮዎችም የተለያየ አይነት ኳሊቲ ወይም ደግሞ ጥራት ሊኖራቸው ይችላል ማለት ነው ስለዚህ ባለን የገቢ ሁኔታ መስራት ባቀድነው ልክ ጣራችንን እንሰራለን ማለት ነው በእንጨት በሳር ሊሰራ ይችላል ጣራ በቆርቆሮ ወይም ደግሞ ሌላ ኤጋ የሚባል የጣራ መክደኛ አለ ስለዚህ የተለያዩ ቁሳቁሶችን ተጠቅመን ሎካሊ አቬለብል ሊሆን ይችላል ኢምፖርትድ ሊሆን ሊሆን ይችላል እነዚህን ነገሮች ተጠቅመን እንሰራለን ማለት ነው። ከዚህ በተለየ ደግሞ ጣራ ያው የመጨረሻ ነው እያሉ ለምሳሌ በደሞዝ ስኬል ጣራው ስንት ነው ይባላል አስር ሺህ ነው፣ ሃያ ሺህ ነው፣ ሰላሳ ሺህ ነው፣ ጣራው መጨረሻው የሆነ እርከን አለ ስለዚህ ያንን እርከን ለመግለጽም ብዙ ጊዜ ጣራው ላይ ደርሷል ይባላል ለምሳሌ በኬረር የሚቀጠሩ ሰራተኞች ደሞዛቸው በየአመቱ የሆነ የሆነ ብር ያህል ያድጋል ማነው ስለዚህ እያደገ እያደገ የሄዱት ግን መጨረሻ ጣራቸው ላይ ሲደርሱ ይቆማል ማለት ነው ስለዚህ ያ የነሱ የመጨረሻ የሚያገኙበት ለሚሰሩት ስራ የሚከፈላቸው ደሞዝ የመጨረሻው ይሆናል ማለት ነው ከፍተኛው ይሆናልማለት ነው ስለዚህ ጣራ የሚለው መጨረሻን ይላል ጫፍ መድረስ ነው ወይም ደግሞ በቃ ያለቀለት ከዛ በኋላ ማደግ የማይችል ለምሳሌ የሰው ቁመት አድጎ አድጎ አድጎ መጨረሻው ጣራው የሆነ እርዝመት ላይ የሆነ ሴንቲሜትር ላይ ይቆማል ማለት ነው ስለዚህ ያ ማለት የዚያ መጨረሻ እንትን ነው ማለት ነው ስለዚህ ጣራ የሚለው መጨረሻ ወይም ደግሞ የአንድ ነገር እድገት መቆሚያ ወይም መክደኛ መጨረሻው ነው የሚሆነው ማለት ነው ስለዚህ በዚህ መልኩ ይገለጻል ማለት ነው

ሰርዝ እንግዲህ በተለያየ መንገድ ሊገለጥ ይችላል ሰርዝ ማለት ግን ጥሬ ትርጉሙ ምንድነው አጥፋ ማለት ነው? አንድ የተሰራው ስራ። ትክክል ነው ተብሎ የማይታመን ከሆነ ሰርዝ ይባላል ለምሳሌ በተለይ በጽሁፍ አካባቢ ጽሁፍ በምንጽፍበት ጊዜ ተሳስተን ከጻፍነው ወይም ደግሞ ከተበላሸ ሰርዝ እንላለን ማለት ነው። ስለዚህ ሰርዝ የሚለው ማጥፋትን ወይም ደግሞ ከተፈለገው ቦታ ላይ ያንን ነገር ማንሳት ማለት ነው። ስለዚህ ከዚህ ውጪ ግን ሌሎች ሰርዝ የሚባሉ ነገሮች አሉ ለምሳሌ ፕሮግራም ይሰረዛል ፕሮግራም ሰርዝ ትላለህ። ለምሳሌ እኔ ዛሬ ከቤተሰብ ወደ ቤተሰብ ቤተሰብ ጥያቄ እሄዳለሁ ብዬ ፕሮግራም ይዤ ከሆነ ለዛሬ ያንን በተለያዩ ምክንያቶች የሚሄድባቸው ሁኔታዎች ከሌሉ አጋጣሚዎች ጥሩ ካልሆኑ ወደዚያ ወደ ቤተሰብ ለመሄድ ያንን ፕሮግራም ሰርዝ ልባል እችላለሁ። ለምሳሌ አለቃዬን ፍቃድ ከሆነ የምጠይቀው ቤተሰብ ለመጠየቅ እንደዚህ እንደዚህ በዚህን ቀን እሄዳለሁ ካልኩኝ አይ እንደዚህ አይነት ስራዎች ስለሉ ስለምንሰራ አትሄድም ፕሮግራምን ሰርዝ ይላል ማለት ነው። እንዲሁም የተለያዩ የሰርግ ፕሮግራሞች ይኖራሉ የለቅሶ የምን የምን እነዚያ ፕሮግራሞች በታ በታቀደላቸው ጊዜ የማይከሄዱ ከሆኑ ሁኔታዎች የማይመቻቹ ከሆነ እነዚያ ፕሮግራም ሊሰርዝ ይችላል ማለት ነው። ስለዚህ ሰርዝ ማለት ያንን ፕሮግራም ወይ ቦታ መቀየር ነው ቀን መቀየር ነው ወይ ደግሞ ጭራሽ ከነጭራሹ መተው ሊሆን ይችላል። ካልተመቸው ለምሳሌ በባልና ሚስቱ መካከል አለመግባባት በተጋቢዎች መካከል አለመግባባት ካለ በተለያዩ ምክንያቶች የማይግባቡ መስሎ ከታያቸው ፕሮግራሙ ሊሰርዙት ይችላሉ ማለት ነው። ስለዚህ ሰዎች እንደየሁኔታው እንደየ አቅማቸው ፕሮግራማቸውን ይሰርዛሉ ወይም ደግሞ ወደ ሌላ ቀን ያስተላልፋሉ ወይ ከነጨራሹ ከነጭራሹ ይተውታል ማለት ነው። ስለዚህ ሰርዝ የሚለው በዚህ መልኩ ይገለጻል ማለት ነው

ደህና ሁን የሚለው ቃል እንግዲህ ሁለት ሰዎች ሁለት እና ከሁለት በላይ የሆኑ ሰዎች አንድ ላይ ቆይተው በሚለያዩበት ሰዓት የሚለዋወጡት የሰላምታ አይነት ነው ማለት ነው። ስለዚህ አንድ ሰው ባድ እኛው እንደሆን ይችላል። ኦር ቤተሰብ ሊሆን ይችላል አብሮ ሲጫወቱ ሲሰሩ ውለው ቆይተው ልክ ሲለያዩ ደህና ሁን ደህና ቆየኝ ብሎ ይሄዳል ማለት ነው። ስለዚህ ይሄ ማለት የሰላምታ የወደፊቱን ምኞት ጥሩ ቀን ጥሩ ሰዓት እንዲሆንለት እና በኋላ ደግሞ በሰላም እንዲገናኙ የሚመኙት ምኞት ነው ማለት ነው። ስለዚህ ደህና ሁን ማለት ሰላምታ ነው። ስለዚህ አንድ ሰው ጓደኛውን አውሮፕላን ቆይቶት በሚለያየው በሚለያየበት ሰዓት ደህና ሁን ደህና ቆየኝ ብሎ የዳር ማት ነው። ስለዚህ ይሄ ቃል ያው ምኞትን ደህና ቆየኝ የወደፊቱ ቆይታ ደህና ጥሩ ይሁን ብሎት የመመኘትን የጓደኝነቱን የቤተሰባዊነቱን ወይም ደግሞ የተለመደ የእግዚአብሔር ሰላምታ አይነት ነው። ስለዚህ ብዙ ጊዜ የተለመደ እንትን ነው ማነው ሰው አብሮ ሲሰራ ሲያጭድ። የተለያዩ ስራዎችን አብሮ ሲያከናውን ሲጫወት ቆይቶ ለደህና ሁን ደህና ቆየኝ ብሎ ይሄዳል ማለት ነው። ስለዚህ በጣም ወሳኝ የሆነ በምንዳይበት ጊዜ ዝም ብለን አይደለም የሚለያየው ከጓደኞቻችን ጋር ከቤተሰቦቻችን ጋር ወይም ከሌሎች አውረን ከቆየናቸው ሰዎች ጋር ደህና ሁን ብለን እንሄዳለን። የሰው ሀገርም ምን ሄድ ከሆነ ራቅ ያለ ቦታ ምን ሄድ ከሆነ። ለአጭር ሰዓትም ከሆነ ልክ ስንለያይ ዝም ይውለናል አይደለም ምን እንዳዩን። ደህና ሁን ደህና ቆየን ብለን መልካም ምኞታችንን ለዚያ ሰውም ተመኝተን እንዳተንሱም በእርሽ ቻው ደህና ደህናው ሁን አንተም ይላል ማለት ነው። ስለዚህ በዚህ መርኩ ሰላምታችን እንደራወጣለን ማለት ነው።

ሴት ልጅ እንግዲህ የሚለው ቃል ምንድነው? ጾታን ነው የሚያመለክት ልጅ ይኖራል ወንድ ልጅ አለ ሴት ልጅ አለች ስለዚህ ሴት ልጅ እና ወንድ ልጅ ያው የሚለያዩት በምንድነው በጾታ ነው ተቃራኒ ጾታዎች ናቸው። ስለዚህ በአጠቃላይ ሴት ልጅ ማለት ብዙ ነገር ነው ሊገልጽ የሚችለው ማለት ነው። ሴት ልጅ ለምሳሌ እናት ሴት ልጅ ናት እህት ሴት ልጅ ናት ሚስት ሴት ልጅ ናት ማለት ነው ስለዚህ ከወንድ በተቃራኒ ያለች። እግዚአብሔር የፈጠራት እግዚአብሔር በአምሳሉ የፈጠራት የሰው ልጅ ደግሞ ከወንድ ልጅ ጋር በመጋባት ልጅ የምትሰጥ የምታሳድግ የምትንከባከብ እንዲሁም ቤተሰቡን የምትመግብ ሴት ልጅ ናት ማለት ነው። ስለዚህ ሴት ልጅ ያው እንደ እናትም ስለምትታይ እንደ እህት እንደ ሚስት ብዙ ነገር ስለሆነች ለአንድ ሰው ለአንድ ቤተሰብም ዋና መሰረት ስለሆነች በጣም የተከበረች በሁሉም ዘንድ ተወዳጅነትን ያገኘች ናት ማለት ነው። ስለዚህ ሴቶች ያው እንግዲህ የስራ ድርሻቸው ያው በአብዛኛው ቤት አካባቢ የሚሰሩ ስራዎችን በኢትዮጵያ በተለይ ለቤት አካባቢ የሚሰሩ ምግብ የማዘጋጀት ውጭ ከሚሰሩት ስራ በተጨማሪ ምግብ በማዘጋጀት ልብስ በማጠብ ቤቱን በማዘጋጀት የተለያዩ ቤት ላይ የሚሰሩ ስራዎችን በመስራት ያው ቤቱን ውብ እና ቤተሰቡ ደስተኛ ጤነኛ ሆኖ እንዲኖር የምታደርግ ናት ማለት ነው። ከዚህም በተጨማሪ እንደ እናት ስንወስናት ስንወስዳት እናት ያው ብዙ ነገር ናት ለአንድ ቤተሰብ መሰረት ናት ልጅ በመውለድ በዘጠኝ ወር በሆዷ ከዛ በኋላ ሶስት ወር ሶስት አመት በጀርባዋ ተሸክማ የምታሳድገን እናታችን በጣም የምንወዳት የምናከብራት በህይወታችን ውስጥም ልዩ ቦታ ካላቸው መካከል እናት ወይም ደግሞ ሴት ልጅ ናት ማለት ነው የምትወከለው በሴት ልጅ ነው ማለት ነው። ከዚህም በተጨማሪ እህት ያው ያብራክ ክፋይ በጣም እንደራሳችን የምንወዳቸው ብዙ እህቶች አሉን ስለዚህ እነዚህ እህቶችም የሚንከባከቡን ከእናት በተጨማሪ ቤተሰቡን በደንብ ተንከባክበው በጤና እና በደስታ እንዲኖር የሚያደርጉ ለአንድ ቤተሰብ ዋና መሰረት የሚሆኑ ሴት እህቶቻችን ናቸው ማለት ነው። ስለዚህ እነዚህን እህቶች በጣም እናከብራቸዋለን እንወዳቸዋለን ማለት ነው። ስለዚህ ከዚህም በተጨማሪ ሴት ልጅ ለአንድ ሰው ሚስት ናት ስለዚህ ሚስት ደግሞ ለአንድ ወንድ ልጅ ሚስት ሆነች ማለት ደግሞ አይኑን በአይኑ ወይም ደግሞ ልጅ ወልዶ ለማየት ለመሳብ የምታስችለው ሚስት ናት ማለት ነው። ስለዚህ ሚስት ከአንድ ወንድ ጋር አብራ በመኖር እሱን መስላ የእሱን ቤተሰብ መስላ አንድ ላይ ችግሩን እንደ ችግሯ ሁለመናውን ገመና በመሸፋፈን አንድ ላይ የሚኖሩ ባልና ሚስቶች አሉ ማለት ነው። ስለዚህ ሚስቶች ለአንድ ባል ለአንድ ቤተሰብ በጣም መሰረት ናቸው ልጅ በመውለድ ልብስ በማጠብ ምግብ በማዘጋጀት ቤቱን በማጽዳት በመሳሰሉት ነገሮች በጣም ወሳኝ የሆኑ ስራዎችን የምትሰራልን ሴት ልጅ ናት ማለት ነው። ስለዚህ ሴት ልጅን በብዙ መልኩ ልንገልጻት እንችላለን ማለት ነው።

ላይ ማለት እንግዲህ የሆነ ሪፈረንስ ቦታ አለ የሆነ የሁሉ የጋራ የሆነ ቦታ አለ ከዛ አንጻራዊ በሆነ ሁኔታ ላይና ታች ተብሎ ይከፈላል ማለት ነው። ስለዚህ የሆነ ቦታን እንደ እንትን ወስደን ከዛ ወደ ታች ልክ በግራቪቲ ነው አሁን ይሄንን ላይ እና ታች የሚለውን ወይም ደግሞ በስሎፕ በሚባለው ወይም ደግሞ በመሬቱ አቀማመጥ ሊሆን ይችላል የሆነ የተሰቀለ ነገር ካለ ከሆነ ከፍታ ቦታ ወደ ላይ ያለውን ወይም ወደ ሰማይ ብዙ ጊዜ ያለ ነገር ላይ ይባላል በጣም ላይ ወጥቷል ይባላል ለምሳሌ የሆነ ተራራ በጣም ከፍተኛ ቦታ ላይ ልክ ቁልል ያለ ከሆነ ላይ ነው ከታች ያለው ሰው ከላይ ላይ ብሎ ይጠራዋል ማለት ነው ያንን ላይ የሚለው ነገር አንጻራዊ ነው። ግን ያን አንጻራዊ ነገር ምንድነው ለምሳሌ ከቁመታችን በላይ እንላለን፣ ላይ ነው ያለ እንላለን፣ ከሆነ ቤት በታች ነው፣ ከሆነ ሪፈረንስ ላይ ላይም በታች ነው፣ በላይ ነው ብለን ብዙ ጊዜ መግለጫዎችን እንሰጣለን ማለት ነው። ስለዚህ ላይ ማለት አንጻራዊ የሆነ ነገር ወደ ሰማይ ስንኸድ ወይም ደግሞ ወደ ላይ በምናንጋጥጥበት ጊዜ የሚኖረው ቦታ ነው ማለት ነው ወይም ደግሞ የሆነ ላይና ታች የሚባል ቦታ አለ ለምሳሌ በቦታ አቀማመጥ ከሄድነ። ስለዚህ ወደ ላይ ነው ወደ ታች ነው ይባላል ያ ማለት ከፍታው እየጨመረ የሚሄድ ከሆነ ወደ ላይ ነው ይባላል ከፍታው እየቀነሰ ሚሄድ ከሆነ ወደ ታች ነው ይባላል። ለምሳሌ ውሃ ይንቀሳቀሳል ከቦታ ቦታ በወንዝ መልክ ሆኖ ይሄዳል ማለት ነው። ስለዚህ ውሃ ሚሄደው ወደ ታች ነው ወደ ላይ አይሄድም ምክንያቱም የመሬት ግራቪቲ ልክ ውሃው ሚሄደው ወደ ታች ዝቅ እያለ ነው የሚሄደው ማለት ነው። ስለዚህ በመሬት ግራቪቲ ስለሆነ የሚንቀሳቀሰው ዝቅ እያለ ታች ታቹን ነው የሚሄድ ማለት ነው። ስለዚህ ውሃ በጭራሽ ወደ ላይ አይወጣም፣ የሚሄደው ወዴት ነው ወደ ታች ነው። ከተራራ ወደ ታች ወደ ቁልቁለት ይሄዳል። ከሆነ ቦታ ደግሞ ከልክ እንደ መሬቱ አቀማመጥ እንደ ከፍታው ሁኔታ ወደ ላይ ወደ ታች ይሄዳል ማለት ነው። ስለዚህ ወደ ላይ እና ወደ ታች የምንለው ከዚህ አንፃር ነው ማለት ነው።

ግራጫ ማለት እንግዲህ የቀለም አይነት ነው። ስለዚህ ግራጫ የሚለው ወደ ጥቁርና ወደ ነጭ ቅልቅል አይነት የሆነ ቀለም ነው። ብዙ ጊዜ ግራጫ የሚወክለው በአህያ አህዮች ብዙ ጊዜ። ግራጫ ቀለም አላቸው ይባላል አይጦች ግራጫ ቀለም አላቸው ይባላል። ስለዚህ ግራጫን በእነዚህ አይነት ቀለም ወደ ጥቁር ወይም ደግሞ የነጭ ቅልቅል አይነት የሚመስል ያለው ቀለም ግራጫ ቀለም ነው ተብሎ ይጠራል ማለት ነው። ስለዚህ ያው ቀለምን ለማመልከት አንዱን ቀለም ከሌላው ለመለየት። ለምሳሌ እንስሳቶች የጥቁር በሬ ከብት ይባላል። በከብት ጋር ጥቁር ላም፥ ነጭ በሬ፥ ነጭ ላም ፥ቀይ በሬ፥ ቀይ ላም እንዲሁም ግራጫ መልክ ያለው በሬ ግራጫ መልክ ያላት አህያ፥ ፈረስ፥ በቅሎ እየተባለ ግራጫ ያ እንስሳ ያ ሰው ወይም ደግሞ ያ እቃ ምን አይነት ቀለም እንዳለው ብዙ ጊዜ የምንገልጽበት ቃል ነው ማለት ነው ግራጫ የሚለው ማለት ነው ስለዚህ ግራጫን አንዱን እንስሳ ከአንዱ ለመለየት አንዱን በሬ ከአንዱ በሬ አንዷን አህያ ከአክየዋ ወይም በቅሎን ከበቅሎ ለመለየት ምን አይነት ከለም አላት በተለይ በእንስሳት በኩል ቀለማቸው በጣም ተወዳጅነት አለበት የተለያዩ ቀረሞች ሰዎች ይወዷቸዋል። ስለዚህ ከብትም ሲገዙ ምንም ሲገዙ ምን አይነት ቀለም አለው ነው የሚሉት? ብዙ ጊዜ ጥቁር ከሆነ ተፈላግነት የለውም ለምሳሌ አንድ በሬ ጥቁር ከሆነ ጥቁር በሬና ቀይ በሬ ተመሳሳይ አይነት ውፍራት እድገት ቢኖራቸው ሰው የሚፈልገው የትኛው ነው ሆኖ በተሻለ ዋጋ የሚገዛው ቀይን ነው ወይም ደግሞ ነጭ ነው ወይም ደግሞ ቀይና ነጭ ድብልቅ ያለበትን ነው የሚገዛው እንጂ ከዚህ ውጪ ጥቁር የሆነ ነገር ብዙ ጊዜ አንትን አይልም ማለት ነው ስለዚህ በእንስሳት በሀያም ከሆነ ብዙ ጊዜ የተለመደው አህያ ተወዳጅነትን ያገኘው ግራጫ ቀለም ያላቸው አህዮች ብዙ ጊዜ በህብረተሰቡ ዘንድ ይወደዳሉ ማነው ስለዚህ የምንገልጽበት ቃል ነው ማለት ነው። ግራጫ የሚለው ማነው ስለዚህ ግራጫን አንዱን እንስሳ ከአንዱ ለመለየት አንዱን በሬ ከአንዱ በሬ አንዷን አህያ ከአንዷ አህያ ወይም በቅሎን ከበቅሎ ለመለየት ምን አይነት ቀለማላት በተለይ በተለያዩ እንስሳቶች ላይ የተለያየ እንትን ያለባቸው ስለሆኑ ተወዳጅ ናቸው ማለት ነው።

ውጣ የሚለው ቃል እንግዲህ የሆነ ሰው የሆነ እቃ ከሆነ ቦታ እንዲወጣ ለቆ እንዲሄድ የምናደርግበት ነው ለምሳሌ አንድ ሰው የሆነ ቦታ ላይ እየኖረ ከሆነ ያቦታ ላይ ለሱ የሚመች ነገር ከሌለው፣ ለህይወቱ ሚያሰጋው ከሆነ፣ ለጤናው ምያሰጋው ከሆነ ወይም ደግሞ ለሃብቱ፣ ለንብረቱ፣ ለልጆቹ፣ በአጠቃላይ መሄድ ከሆነ ያንን አካባቢ ለቅህ ውጣ ይባላል ስለዚህ እዚያው ቦታ ላይ ካለ የሚደርስበት ችግር አለ ማለት ነው ወይም ደግሞ የሚያጣው ነገር ይኖራል ማለት ነው ስለዚህ ቶሎ ለቀህ ውጣ ይባላል ለምሳሌ የተፈጥሮ አደጋ ሊደርስ ይችላል እዚያ አካባቢ ላይ ተፈጥሮ እንደ ጎርፍ የመሬት መንቀጥቀጥ አይኑ አይነት የተፈጥሮ አደጋዎችን ሚያጋጥሙ ከሆነ ህብረተሰቡ ያንን አካባቢ ለቆ ውጣ ይባላል ወደ ያላ አካባቢ ሄደህ ስፈር ለጊዜው ለቀህ ቆይ ሊባል ይችላል ወይም ደግሞ ቤቱ አካባቢ ለምሳሌ ጦርነት ሊኖር ይችላል የሁለት ተፋላሚ ሀይሎች የሚያደርጉት የተኩስ ልውውጥ ይኖራል ስለዚህ በዚያ የተኩስ ልውውጥ ወቅት ማህበረሰቡ ወይም ደግሞ ሲቪል የሆነው የህብረተሰብ ክፍል እንዳይጎዳ፣ እንዳይሞት፣ እንዳይቆስል ጉዳት እንዳይደርስበት ለጊዜው ቤቱን፣ አካባቢውን፣ ቀየውን ለቀህ ወደ ሌላ ቦታ ሄደህ ቆይ ሰላም እስኪመጣ ይባላል ማለት ነው ስለዚህ ውጣ የሚባለው በዚህ መልኩ ሊሆን ይችላል ወይም ደግሞ የሆነ ሰው የሆነ ቤት ሄዶ እዚያ ቤት ላይ አላስፈላጊ ነገሮችን ለመስራት ቢያስብ ቢረብሽ ለምሳሌ ሊሰክር ይችላል ከዛ ቤት ውጣ ይባላል ማለት ነው ምክንያቱም ቤቱ አይደለም ከሰው ቤት በእንግድነት ሄዶ የሚያደርገውን እንቅስቃሴ ባለቤቶችን ካላስደሰታቸው ከቤታቸው እንዲወጣ ለቆ እንዲሄድላቸው ያደርጋሉ ማለት ነው በዚህም መልኩ ሊገለጥ ይችላል ስለዚህ ውጣ የሚለው ያው የሆነን ቦታ ለቀን ወደ ሌላ ቦታ እንድንሄድ እና ወደዛ እንድንኖር የሚያደርግ ነገር ስለሆነ ብዙ ጊዜ ለበጎም ሊሆን ይችላል ለጥሩ ነገርም ለመጥፎ ነገርም ሊሆን ይችላል ሰው ውጣ የሚል እንትን አለ በተለይ ግን ውጣ የሚለው አባባል በዚህ በገጠሩ የማህበረሰብ ክፍል ላይ እንስሳቶች ወደ ሰው ቤት መኖሪያ የሚገቡበት አጋጣሚ አለ ለምሳሌ ውሻ አካባቢውን የሚጠብቅ አንድን ቤት እንደ ቤተሰብ ሆኖ ከሌላ ጠላት ከሌላ እንግዳ በአድ ሰው ከሌባ ከዘራፊ የሚጠብቅ ስለሆነ አብሮ በሰዎች ጋር የሚኖር ነው ግን አንዳንዴ ያው ውሾች ቤት አካባቢ ምግብ ሲበላ ካዩ ወይ ሰው እንደዚህ ወጣ ገባ ሲል ካዩ እንደዚህ ጠጋ ብለው የማየት አይን አይን የማየት እና የሰዎችን ስሜት የመጉዳት ፀባይ አላቸው በዚህ ጊዜ ባለቤቶች ያንን ውሻ ውጣ ብሎ ከቤት ያስወጡታል ማለት ነው ስለዚህ ውሾችም ሳይሆኑ ሌሎች አላስፈላጊ የሆኑ ነገሮች ለጊዜው እዚያ ቦታ የማያስፈልጉ ከሆነ ያንን ቤት ለቀው እንዲወጡ ያንን አካባቢ ለቀው እንዲወጡ ውጣ የሚል ድምጽ ይሰማል ማለት ነው።

ንግድ ማለት እንግዲህ ንግድ ሁለት እና ከሁለት በላይ የሆኑ ሰዎች የሚያደርጉት የእቃ ልውውጥ የገንዘብ ልውውጥ ንግድ ይባላል ማለት ነው። ስለዚህ ንግድ ማለት አንድ ሰው የሆነን እቃ ይገዛል። ያንን እቃ ለተወሰነ ጊዜ አመጥቶ አስቀምጦ ወይም ደግሞ ከሩቅ ቦታ ብዛት ከሚመረትበት ብዛት ካለበት ቦታ ወደ እጥረት ወዳለበት ቦታ በመውሰድ በተሻለ ዋጋ በተመጣጣኝ ዋጋ የሚሸጠው ነገር ምንድነው ንግድ ይባላል ማለት ነው? ለምሳሌ አንድ ሰው ጤፍ ሊነግድ ይችላል። ስለዚህ ጤፍ ሲነግድ ምንድነው የሚያደርገው? ጤፉን ከገበሬዎች ከአምራቾች ይገዛል። ይሄን የሚገዛው ደግሞ ወደ ገጠሩ ሀገራችን ክፍል ሄዶ ሊሆን ይችላል። ወይም ደግሞ እዛ ተወካይ አስቀምጦ ጤፉን ይገዛል። ያን የገዛውን ጤፍ እሱ ወደሚፈልግበት አካባቢ ወይም ወደሚኖርበት አካባቢ ይወስድና ለማህበረሰቡ ያከፋፍላል ይሸጣል ማለት ነው። ስለዚህ ሲሸጥ ምንድነው የሚያደርገው? አንደኛ የገዛበትን ዋጋ ታሳቢ ያደርጋል ሁለተኛ የትራንስፖርት ዋጋ ለትራንስፖርት ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ የሚያወጣው የትራንስፖርት ወጪ አለ ያንን ወጪ ያሰባል ተጨማሪ ደግሞ የራሱን ጉልበት ለዛ ያወጣውን ጉልበት ታሳቢ ያደርጋል። ከዛ ደግሞ የተወሰነ ትርፍ ትርፍ ያው ሰው የሚነግደው ትርፍ ሊያተርፍ ነው። ስለዚህ የተወሰነ ትርፍ ተመጣጣኝ የሆነ ትርፍ በኪሎ በኩንታል የሆነ ትርፍ ይይዝና ለህብረተሰቡ ይሸጣል ማለት ነው። ስለዚህ ንግድ ይባላል ይሄ ወይም ደግሞ ብዛት በሚመረትበት ወቅት ለምሳሌ ጤፍ በታህሳስ በጥር በየካቲት ምርት ወደ ከማሳ ወደ ቤት የሚገባበት ወቅት ስለሆነ በዚህ ወቅት ገበሬው ጤፉን ወይም ደግሞ ምርቱን የመረጠውን ምርት በቀላሉ ወደ ገበያ አውጥቶ ይሸጣል ማለት ነው። ስለዚህ በዚያ ወቅት ትርፍ የሆነ ጤፍ ምርት ይኖራል ማለት ነው። ስለዚህ ያ ነጋዴ ደግሞ ያንን ጤፍ ይገዛዋል በተመጣጣኝ ዋጋ ገዝቶ ያከማቻል ማለት ነው። የራሱ የሆነ ስቶር ወይም ደግሞ ማከማቻ ቦታ ይኖረዋል። ከዛ ካከማቸ በኋላ ልክ ወቅቱ ሲያልፍ ወደ ሰኔ ሀምሌ ነሀሴ መስከረም ገበሬዎቹ ላይ ያለውን ጤፍ ስለሚያልቅበት በዚያን ወቅት በነጋዴ በተሻለ ዋጋ ለህብረተሰቡ ይሸጣል ያከፋፍላል ማለት ነው። ስለዚህ ይሄን ንግድ ብለን እንጥረዋለን ከዚህም በተጨማሪ የተለያዩ ንግዶች ይካሄዳሉ። ለምሳሌ የፋብሪካ እቃዎች ፋብሪካ ከሚመረትባቸው አካባቢዎች ወደ ተላዩ ቦታዎች በማጓጓዝ ሰዎች ንግድ ትርፍ እያተረፉ ህብረተሰቡንም በአቅርቦት መልኩ እያቀረቡ ይጠቅማሉ እነሱም ይጠቀማሉ ማለት ነው። ለምሳሌ በአብዛኛው ኢንዱስትሪዎች የሚገኙት ኢትዮጵያ ውስጥ አዲስ አበባ አካባቢ ነው። ወይም ደግሞ ከውጭ ሚገቡም ከሆነ ያው በአዲስ አበባ በጅቡቲ በኩል አዲስ አበባ ነው የሚገቡት ማለት ነው። ስለዚህ ለምሳሌ ወደ አማራ ክልል የሚመጣው ከአዲስ አበባ ነው ብዙ የኢንዱስትሪ ውጤት ከአዲስ አበባ ወደ አማራ ክልል ይገባል ባህርዳር ደብረማርቆስ ጎንደር ወደ መሳሰሉት ከተሞች በትራንስፖርት ተጓጉዞ እዛ ለህብረተሰቡ በተመጣጠኝ ዋጋ ይሸጣል ማለት ነው። ስለዚህ ሲሸጥ ግን ያው ነጋዴው እነዚህን ቅድም ያልኳቸውን ነገሮች መሰረት አድርጎ ትርፉንም ሳያበዛ በጣም ሳያጋንን ህብረተሰቡም የህብረተሰቡንም ገቢ በአማከለ መልኩ ሽያጭ ያከናውናል ማለት ነው። ስለዚህ ንግድ ማለት በዚህ መልኩ የሚከናወን በሁለት እና እዚያ በላይ በሆኑ ሰዎች መካከል የመሸጥ የመግዛት የማቀያየር እንደዚህ አይነት ነገሮች ንግድ ብለን እንጠራዋለን ማለት ነው።

ትላንት ማለት እንግዲህ የሚያመለክተው እለትን ነው ስለዚህ ትላንት ማለት ያለፈ ወይም በእንግሊዘኛው ፓስት ይባላል። ስለዚህ ያንን ለመግለጽ ነገሮችን እለቶችን በተለያየ መንገድ እንገልጻቸዋለን ከእነዚህም መካከል ዛሬ ነገ ከነገ ወዲያ። እያልን እንዲሁም ትላንት ከትላንት በስቲያ እያንዳንዱ ነገሮች መቼ እንደተከናወኑ መቼ እንደተካሄዱ የምንገልጽበት ሂደት ነው። ትላንት ማለት ስለዚህ ትላንት ከለ ያለፈ ነገር ነው ማለት ነው። ይሄ ያለፈ ደግሞ ትላንት የተሰራ ስራ ይኖራል። ያንን ስራ ደግሞ የምንገመግምበት ለነገ ወይም ለዛሬ ስራችን ምን ግባአት አለሁ ምን ድክመቶች ነበሩበት ምን ጥንካሬ ነበሩበት የሚለውን የምንለይበት። ስለሆነ ወሳኝ የሆነ ታሪክ ነው። ስለዚህ የትላንት ታሪክ ለዛሬ መሰረት ነው ማለት ነው። ብዙ ጊዜ ትላንት የተሰሩ ስራዎች ለዛሬ ግብአት ናቸው። ድክመታቸውን የምናስተካክልበት ጠንካራ ጎንም ካለን ያንን ጠንካራ ጎናችንን አስተካክለን ለሚቀጥለው የተሻለ ስራ የምንሰራበት ስለሆነ። ትላንት የተሰሩ ስራዎች ትላንት የተደረጉ ድርጅቶች ለዛሬው ህይወታችን መሰረት ይሆናሉ ማለት ነው። እንዲሁም መነሻ ግብአት ይሆናሉ ማለት ነው። ስለዚህ ትላንት ያልተሰራ ስራ ዛሬ ለመጀመር ያስቸግራል ማለትነው። ስለዚህ ከነችግሩም ቢሆን ነገሮች ትላንት ከተጀመሩ ስለዚህ ትላንት ከተሰሩ ስራዎች። ምን እናደርጋለን ዛሬ ደግሞ እነዚህ አንድ ነገሮች አሻሽለን የተሻለ ግብአት የተሻለ አስተሳሰብ ይዘን ስራዎችን የምንሰራበት ሁኔታ ይኖራል ማለት ነው። ስለዚህ ትላንት የሚለው ቀንን ጊዜን ያለፈ ጊዜን የምንገልጽበት ነው። ስለዚህ አምና ይባላል። ለምሳሌ አምና ከች አምና ከአንድ አመት በፊት ከሁለት አመት በፊት ከአንድ ቀን በፊት ከሁለት ቀን በፊት እየተባለ ቀኖች በዚህ መልኩ ይገለጻሉ ማለት ነው።

ምርታማነት ማለት እንግዲህ ያው በተለይ በግብርናው አለም ምርት ይመረታል እርሻ ይታረሳል ይቆፈራል ይለሰልሳል ያ የታረሰው ይጎለጎላል ከዛ ከተጎለጎለ በኋላ ዝናብ በሚዘንብበት ሰዓት ያው የተለያዩ አዝርቶች የግብርና ስራዎች ይሰራሉ ማለት ነው ለምሳሌ ቦቆሎ ጤፍ ዳጉሳ ስንዴ አጃ የመሳሰሉት ነገሮች ይዘራሉ ማለት ነው ስለዚህ እነዚህ የተዘሩ ነገሮች ምርታማነታቸው እንዲጨምር ምን ማደግ አለብን ይባላል ስለዚህ ምርታማነታቸውን የሚጠብቅ የሚጨምር የግብአት የዘመናዊ ግብአቶችን የግብርና ግብአቶችን መጠቀም ያስፈልጋል ማለት ነው ግብአቶች የሚባሉት ምርጥ ዘር ለምሳሌ ምርጥ ዘር ጤፍ በቆሎ ዳውሳ ልጠቀም እንችላለን ያ ማለት የተሻለ ዝርያ ያላቸውን የተሻለ ምርት ምርታማነትን ሊጨምሩ የሚችሉ ዝርያዎችን የጤፍ ዘርያዎች ሊሆን ይችላሉ የበቆሎ ዘርያዎች የዳጉሳ የስንዴ ሊሆን ይችላሉ እነዚህን ነገሮች መጠቀም ነው ስለዚህ የተሻለ ምርጥ ዘር መጠቀም አንድ ምርታማነትን ሊጨምርልን የሚችል ነገር ነው። ከዚህ በተጨማሪ ደግሞ መዳበሪያ እንጠቀማለን መዳበሪያ ዩሪያ ወይም ዳብ የሚባል አለ ወይም ደግሞ ማፋፊያ ይባላል በአማርኛ ይህንንም እንጠቀማለን ማለት ነው እንደ አስፈላጊነቱ እንደየሁኔታው እንደየሰብሎች አይነት መጠኑም የተለያየ ቢሆንም አዘራራችንንም እንትን ብለን መዳበሪያ ግብአት እንጠቀማለን ማለት ነው። ስለዚህ ይሄ መዳበሪያ እህላችንን በመዳበሪያ እና ካለመዳበሪያ ስንዘራ የምናገኘው ምርታማነት ይለያያል ማለት ነው ስለዚህ ምርታማነት እንዲጨምር መዳበሪያ መጠቀም ዩሪያ ወይም ዳፕ ልንጠቀም ይገባል ማለት ነው ከዚህ በተጨማሪ የአስተራረስ ዘዴያችንን ማዘመን በደንብ ማለስለስ ያስፈልጋል ስለዚህ ትራክተር በመጠቀም በበሬው ጉልበት በእንስሳት ጉልበት በሬና በሃያ በበቅሎ ከምናርስ ይልቅ ክላስተር በሆኑ ቦታዎች ላይ የሰፋፊ የእርሻ ቦታዎችን በትራክተር ብናርስ በጣም ምርታማነታችን ይጨምራል ማለት ነው ከዚህ በተጨማሪ ከተዘራ በኋላ ደግሞ እነዚህን ሁሉ ግብአቶች ተጠቅመን ከዛ በኋላ ደግሞ ፀረ አረም የሚባል አለ አረም ማለት ዋናው አዝርት የሚመገበውን ምግብ እየተሻሙ ሊያቀጭጩቱ የሚችሉ ጥገኛ የሆኑ ሰብሎች ወይም ደግሞ ሳሮች ሊሆኑ ይችላሉ የተለያዩ የአረም ዘርያዎች ይወጣሉ ስለዚህ ይህንን አረም ደግሞ በወቅቱ ማረም እና መኮትኮት ወይም ደግሞ ፀረ አረም ኬሚካል በመጠቀም ከዛ ቦታ እንዲጠፉ እንዲወገዱ በማድረግ ልክ የሚፈለገው ምርት የተሰጠውን ምግብ ተጠቅሞ የተሻለ ምርት እንዲጨምር እናደርጋለን ማለት ነው። ስለዚህ ይሄን ምርታማነት ለመጨመር በዚህ በግብርናው ዘርፍ እነዚህን ሁሉ አድርገን ደግሞ መጨረሻ ላይ ምርት ያሰባሰብ ሂደታችን የምርት የምናጭድበት የምንወቃበት ወደ ቤት ወደ ጎተራ የምናስገባበት ሁኔታ ምን ይመስላል የሚለው ይሄም አንድን ምርት እንዲጨምር እንዲቀንስ የሚያደርግ ሁኔታ ነው ማለት ነው ስለዚህ ምርታማነታችንን ለመጨመር አሁንም እነዚህን ኮምፓይለር የሚባሉ በራሱ አጭዶ ወቅቶ በኩታል ሰፍቶ ሊሰጠን የሚችል ጥራቱን የጠበቀ ማሽን ወይም ደግሞ መሳሪያ መጠቀም አለብን ማነው ይሄ ኮምፓይለር ይባላል ስለዚህ ሰዎች አሁንም በጋራ በክላስተር በማረስ ምርታቸውን በኮምባይነር በባሽን ቢዞሩ ቢወቁ የተሻለ ምርታማነት ማግኘት ይችላሉ ማነው ስለዚህ ምርታማነትን በተለያዩ ዘዴዎችን በመጠቀም ዘር አመራርጣችን የአስተራረስ ሁኔታችን አጠቃቀማችን የግብአት አጠቃቀማችን በአጠቃላይ እንዲሁም ያሰባሰብ የምርት አሰባሰብ ሁኔታችን የምናገኘውን ሰብል ምርታማነቱን እንዲጨምር ወይም እንዲቀንስ ያደርጋል ማለት ነው።

አማርኛ አልችልም ይላል እንግዲህ አማርኛ መናገር የማይችል ሰው አማርኛ መናገር አልችልም ወይም ደግሞ አማርኛ አልችልም ሊል ይችላል በደፈናው ማለት ነው። ስለዚህ አንድ ከኦሮሚያ ክልል ሊሆን ይችላል። ከሌላ ብሄር ከትግሬ ከሲዳማ ወይም ከሌላ ብሄር የተወለደ ልጅ ወደ አማራ ክልል በሚመጣበት ሰዓት ወይም ደግሞ አንድ ሰው አማርኛ ቋንቋ ቢያናግረው አማርኛ አልችልም ብሎ ሊመልስ ይችላል ማለት ነው። ስለዚህ ያ ሰው እዚያ አካባቢ እዚያ አማርኛ ከሚነገርበት አካባቢ ተወልዶ ያላደገ ከሆነ በተለያዩ ምክንያቶች አማርኛ የማይችል ከሆነ። ምንድነው አማርኛ አልችልም እንግዲህ አልችልም ሲል መጻፍ ሊሆን ይችላል ማንበብ ሊሆን ይችላል መናገር ሊሆን ይችላል መስማት ሊሆን ይችላል። እንግዲህ አለመቻሉ በተለያዩ ሁኔታዎች ሊገለጽ ይችላል ግን ይህ ሰው አማርኛ መናገር የማይችል ሊሆን ይችላል መጻፍ ላይችል ይችላል። ካልቻለ ደግሞ ምንድነው የሚለው አማርኛ አልችልም ይላል ማለት ነው። ስለዚህ ኦሮምኛ የሚችል ከሆነ በኦሮምኛ ልታናግረኝ ትችላለህ ብሎ ወይ በኦሮምኛ ልትጽፍልኝ ትችላለህ ብሎ ሊጠይቀው ይችላል። ወይም በትግረኛ የምችልም ከሆነ ትግረኛ መናገር ትችላለህ መጻፍ ትችላለህ ብሎ በእነዚህ መልኩ እንትን ይችላል ሊል ይችላል ማለት ነው። ስለዚህ አማርኛ ያው ቋንቋ ነው። ይህ ቋንቋ ደግሞ ያው በተፈጥሮ በልምድ ከቤተሰቦቻችን በምንወልድበት በምንወለድበት ሰዓት እነሱ ሲናገሩ ስንሰማ በልምድ ያገኘው ነው ብዙ ጊዜ። ከዚህ ውጪ ደግሞ በተለያየ ምክንያት መናገር ልንችል እንችላለን ለምሳሌ። እኔ አሁን ለምሳሌ አማራ ክልል ተወልጀ ኦሮሚያ ክልል ሄጄ ባድግ ኦሮምኛን ልችል እችላለሁ ማለት ነው። ስለዚህ ቋንቋን በትምህርት ልናገኘው እንችላለን በተፈጥሮ ልናገኘው እንችላለን ወይም ደግሞ በሌሎች በተለያዩ መንገዶች ቋንቋን መናገር መጻፍ እንችላለን ማለት ነው። ለምሳሌ እንግሊዘኛን እንዴ ለምሳሌ? በትምህርት ነው ያገኘሁት በመወለድ ወይም ደግሞ ከሰው በመስማት ሳይሆን። በትምህርት ትምህርት ክላስ ውስጥ ቁጭ ብዬ በመማር አማርኛ መስማት እችላለሁ መናገር እችላለሁ መጻፍ መጻፍ እችላለሁ ማለት ነው። አይ ሚን እንግሊዘኛ ማለት ነው። ስለዚህ በዚህ መልኩ ቋንቋ ሊያዝ ይችላል ልንችል እንችላለን ወይም ደግሞ ካልቻልን ደግሞ አንችልም ብለን አማርኛን አንችልም ብለን ልንገልጽ እንችላለን ማለት ነው

ቅና የሚለው ቃል እንግዲህ ቅና ወይም ደግሞ ቅናት መቅናት ብለን ልንገልጸው እንችላለን። አንድ ሰው በሆነ ነገር በሆነ ስራ ሊቀና ይችላል። ስለዚህ ቅና ይባላል ወይም ደግሞ በሌላ ትርጉም ደግሞ ቅና ለምሳሌ አንድ በበሬ ወይ የሆነ የሚያርስ ከብት አለህ በግብርና ስራ የሚተዳደር ሰው በሬን ያርሳል ስለዚህ መጀመሪያ አካባቢ ወይፈኑን ፈንጠምዶ በሚያርስበት ሰዓት እንደሌሎች በሬዎች በስርዓት አይሄድም ማለት ነው። ስለዚህ በየቦታው እንዲሄድ በማድረግ የስራ የእርሻ ስራውን እንዲለምደው የምናደርግበት ሂደት ነው። ቅና ካቨሬ እንዲቀና የምናደርገው ወይም ደግሞ ለወደፊት ስራችን እኛ በምንፈልገው ወይ እንዲታዘዝልን የምናደርግበት ሂደት ነው ማለት ነው። ስለዚህ አንድ በሬ እርሻ ለማረስ መጀመሪያ መቅናት አለበት ይቀናል ስለዚህ ቅና ይባላል። ወይም ደግሞ ቅናት የሚለው ቅናት ያው በሁለት አይነት መንገድ ሊገለጽ ይችላል መንፈሳዊ ቅናት እና ርኩሳዊ ቅናት ተብሎ ይገለጻል። መንፈሳዊ ቀናት የምንለው ጥሩውን ነገር የምንወስድለት አንድ ሰው ጥሩ ነገር የሆነ ስራ ሲሰራ ያ ነገር ካስደሰተን ያ እኛም ለወደፊቱ እኛም እንደዚህ መስራት አለብን ብለን በቅናት ተነሳስተን የስራ ባህላችንን የምናሳድግበት ወደ ተሻለ አስተሳሰብ የሚንሄድበት መንገድ ይህ መንፈሳዊ ቅናት ይባላል። እርኩሳዊ ቅናት ካልግን ምንድነው? ሰዎችን ለመጉዳት እኛ ሰርተን ወደ እነሱ ከመሄድ ይልቅ እነሱ የሰሩትን የማበላሸት የማውደም ወይም ደግሞ የመስረቅ አይነት እንትን ካለ ይሄ እርኩሳዊ ቅናት ብለን እንጠራዋለን ማለት ነው። ስለዚህ ቅናት በተለያየ መንገድ ሊገለጽ ይችላል ማለት ነው።

እግር ማለት እንግዲህ ያው እግር ከሰውነታችን የአካል ክፍሎች ውስጥ አንዱ የሆነ ማነው እግር ነው ማለት ነው። እንስሳት ብዙ ጊዜ እግር ያላቸው አንስሳቶች አሉ። ለምሳሌ የሰውን ልጅ ብንወስድ የተለያዩ የሰውነት ክፍሎች አሉት እጅ እግር አይን ጥርስ ጭንቅላት ጆሮ አፍንጫ እየተባለ የተለያዩ የሰውነት ክፍሎች አሉ ስለዚህ እግራችን ደግሞ የኛ አንድ መሰረታዊ የሆነ የአካል ክፍላችን ነው ማለት ነው። በዚህ በእግራችን ልክ ቦታ ቦታ በመንቀሳቀስ ስራዎችን እንድንሰራ የሚያደርገን እግራችን ነው ማለት ነዉ። ስለዚህ እግራችን አንድ ስም በጣም መሰረታዊ የሆነ ነገር ነው። በህይወት ለመኖር የግድ እግር ያስፈልገናል ምክንያቱም በእግራችን አማካኝነት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰን ስራዎችን ካልሰራን ካላጨድን ካልቦቃን ወይም ካላነበብን ትምህርት ካልተማርን ምንም አይነት ገቢ ስለማይኖረን ህይወታችን የተበላሽ ነው ሊሆን የሚችለው ማለት ነው ስለዚህ እግር ያው አንድ ሰው ጤናማ ነው የሚባለው እግሩ ተንቀሳቅሶ ከቦታ ቦታ ተንቀሳቅሰን ነገሮችን መስራት ስንችል አንድ ሰው ጤነኛ ነው ይባላል ማለት ነው። ስለዚህ እግር ካለን ነው ስፖርት የምንሰራው በስፖርት በስፖርታዊ እንቅስቃሴዎች ተሳትፈን ጤነኛ ልንሆን የምንችለው። ወይም ደግሞ በተለያዩ ውድድሮች መሳተፍ እና ዋንጫዎችን ህብረተሰቡን ማዝናናት የሚቻለው አንድ ሰው የተሻለ እግር እግር ሲኖረው ነው ማለት ነው። ስለዚህ እግራችን በጣም መሰረታዊ የሆነ ስራዎችን እንድንሰራ የሚያደርገን ስለሆነ ለእኛ በጣም መሰረት ያለው ነው ማለት ነው ስለዚህ ሰዎች በእግራቸው ተንቀሳቅሶ ስራ ይሰራሉ ቤተሰብ ይጠይቃሉ ጤናቸውን ይጠብቃሉ ለምሳሌ በሽታዎች የተለያዩ በሽታዎች ቁጭ በማለት የሚመጡ በሽታዎች አሉ ለምሳሌ ቁጭ ካለን እግር ካለልን ዝም ብለን ቁጭ ነው የምንለው ቁጭ ካለን ደግሞ የተለያዩ በሽታዎች እንደ ደም ግፊት ኮሌስትሮል ስኳር በሽታ የሚባሉት በሽታዎች በቀላሉ ያጠቁናል ማለት ነው። ስለዚህ ተንቀሳቅሰን ስፖርት መስራት አለብን ስራ መስራት አለብን ቤተሰብ መጠየቅ አለብን በቃ ዋቴቨር ማንኛውንም አይነት ስራዎች ማድረግ አለብን ማለት ነው በእግራችን ትንቀሳቅሰን

ፊት ማለት እንግዲህ ፊት ያው ፊት ለፊት የሚታይ ገጻችን ነው እኛ ወይም ደግሞ ፊት ሲባል መሪ ቀድሞ የሚገኝ እንደማለት ነው። ስለዚህ የሰው ልጅ ፊት አለው ጀርባ አለው ስለዚህ ፊቱ ማለት ውበቱን ሊገልጽ የምንችልበት ፊቱን አይተን የሰው ቆንጆ ነው ውብ ነው ደስ ይላል የሚማርክ የሚያስደስት ነገር አለው ብለን የምንገልጽበት ነው። ለምሳሌ ሴቶች ፊታቸውን አይተን ቁመናቸውን አይተን ለምሳሌ ለትዳር ሊሆን ይችላል ለተለያዩ እንትኖች የምንመርጥበት ነው ማለት ነው። ስለዚህ ፊት ማለት ውጫዊ ገጽታን የሚያሳይ ውበት ደም ግባትን የሚያሳይ የተሻለ ፊት ወይም ደግሞ መጥፎ ፊት ጥቁር ቀይ ደግሞ የተበላሸ መሆኑን የምንገልጽበት ስለሆነ ወሳኝ የሆነ እንትን ነው ማለት ነው። በተለይ በሴቶች በኩል ፊታቸው ያላማረ ደስ የማይሉ ሴቶች ካሉ እነሱ ብዙ ጊዜ ለትዳር ሰው ስለማይመርጣቸው ፊታቸውን ውብ ለማድረግ ይሞክራሉ ማለት ነው። ስለዚህ ተፈጥሮአዊ ውበታቸው እንዳለ ሆኖ እነሱ ደግሞ ንጽህናቸውን በመጠበቅ የሚያስተካክሉት ነገር ይኖራል ማለት ነው። ስለዚህ ፊት ማለት ቀድሞ የሚገኝ ወይም ደግሞ ቀድሞ ሊታይ የሚችል ገጽታ ማለት ነው።